አዎን የባህላዊ ልብስ እለብሳለሁ የባህላዊ ልብስ ከምለብሳቸው የልብስ አይነቶች ውስጥ አንደኛው የባህል ቀሚስ ወይም ደግሞ የሀበሻ ቀሚስ የምንለው ነው። እሱን ቀሚስ የምለብሰው። የተለያዩ ዝግጅቶች ሲኖሩ የግል ዝግጅቶች ሲኖሩኝ ለሰርግ ለልደት። ለተለያዩ የባህላዊ ጥሪዎች ሲኖሩ። በተለያየ ዲዛይን እና በተለያዩ ቀለማቶች የሚዘጋጁ የባህል ልብሶች አሉ። የሀበሻ ቀሚስ ነው የሚባለው። የሀበሻ ቀሚስ ከጥጥ ነው የሚሰራው። እና በእጅ ነው የሚሰራው ሀገር ውስጥ። በእጅ ነው የሚሰራው። እና የቀሚሱ ጫፍ ላይ ጠርዝ ላይ ታች ከታች በኩል ጥለት የሚባል አለ። በተለያየ ዲዛይን የሚሰራ በተለያዩ ቀለማቶች። የሚሰራ ልብስ ነው እሱን ነው የምንለብሰው። ከዛ በተጨማሪ ነጠላ ጋቢ ኮታ ሚባሉ አሉ። በተለያየ ሳይዝ እንደ ስከርብ ነገር ነው። እሱንም የምንጠቀመው ለቤተክርስቲያን ቤተክርስቲያን ክርስቲያን እምነት ተከታዮች ቤተክርስቲያን ሲሄዱ የኦርቶዶክስ እምነት ተከታይ የሆኑት ይለብሱታል። ከዛ በተጨማሪ ትልልቅ እናቶች። ሲወጡ ከቤት ሲወጡ ወደተለያዩ ቦታዎች ሲሄዱ ነጠላ የሚባለውን ይለብሱታል ማለት ነው። ከዛ በተጨማሪ ጋቢ የሚባለው አባቶች ትልልቅ አባቶች ያደርጉታል። ከነጠላ የሚለየው። እንደ የብርድ ልብስ ከብርድ ልብስ አነስ ብሎ ግን በጣም ምቹ የሆነ ሙቀት የሚሰጥ ለብርድ ጊዜም የሚለብስ የሚለበስ። አባቶች ከሚለብሱት በተጨማሪ ሌሎች ሰዎችም ለብርድ ሰዓት የሚለብሱት ነው ጋቢ የሚባለው። ስለዚህ የባህላዊ ልብስ ብዙኝ ጊዜ የምለብሰው። የቤተ እምነት ወይም ደግሞ የኦርቶዶክስ እምነት ተከታይ ነኝ እና የተለያዩ ቀናቶች ፕሮግራም ሲኖሩ እለብሳለሁኝ ማለት ነው።

ስልኬን እንደምጠቀምበትና እንደማወራበት ሁኔታ ነው የሚወሰነው ነገር ግን ብዙውን ጊዜ በቀን አንዴ ነው የምሞላው። ብዙውን የማልጠቀም ከሆነ እና እንትን ማልል ከሆነ ከሰዎች ጋር ማልገናኝ ከሆነ ግን በሁለት ቀን አንዴም ሊሆን ይችላል። ግን በቀን አንዴ በሚለው እወስደዋለው። በቀን አንዴ ነው የምሞላው።

አንዲት ነገር ማወቅ እና መማር እፈልጋለሁኝ የውስጣዊ ፍላጎቴም ነው። ስለ ቴክኖሎጂዎች አዳዲስ እየመጡ ስላሉ ቴክኖሎጂዎች መማር ራሴን ደግሞ አፕዴት ማድረግ ማሳደግ እፈልጋለሁ። ከዛ ውጪ ደግሞ የኔ የኔ የስራ መስክ የጤና ሙያ ቢሆንም ማህበረሰብ ላይ የሚሰራ የጤና ዘርፍ ስራ ላይ እየሰራሁኝ ቢሆንም ከእሱ ጋር በተያያዘ ደግሞ ጢናን ከቴክኖሎጂ ጋር አያይዞ የሚሰራ አዲስ ነገር ቢኖርና ባውቅ ደስ ይለኛል። ከዛ በተጨማሪ ግን እየሰራሁበት ካለው የስራ ዘርፍ ውጪ ውጪ አዳዲስ ነገሮችን መማር ያስደስተኛል። ስለዚህ አዲስ ነገር ከቴክኖሎጂ ጋር የተያያዘ ቢሆን ደስ ይለኛል። እነሱን ነገሮች ማወቅ ማወቅና መማር እፈልጋለሁ።

እንደገና ጥቅም ላይ ማዋል የሚባሉ ነገሮች ላይ አምናለሁኝ። ለምሳሌ አሁን አንድ ጊዜ ተጠቅመንባቸው ሳንጥላቸው አስቀምጠናቸው ንጹህ አድርገናቸው የምንጠቀማቸው ነገሮች ይኖራሉ ከቤት ውስጥ መገልገያ ነገሮችም በተጨማሪ ማለት ነው። እነሱን ጥቅም ላይ አውላለሁ። ከጽዳት እቃዎች ሪሳይክል የሚደረጉ ነገሮች ይኖራሉና ውሃን ውሃን ለምሳሌ ውሃን ሪዩዝ እናደርጋለን። ንጹህ የሆነውንና ድጋሚ የምንጠቀማቸው ይኖራሉ።

ሾርባ በጣም ነው የምወደው። ቀሎኝና ቀሎኝና ውስጤን ሳያስጨንቀኝ የምጠቀመው የምግብ አይነት ቢኖር ሾርባ ነው። ብዙውን ጊዜ የአትክልት ሾርባ አዘወትራለሁ። በአካባቢያችን የሚገኙ ቀለል ያሉ ልናገኛቸው የምንችላቸው አትክልቶችን በተለይ ካሮት፣ ድንች እና ጎመን ያለበትን ሾርባ አዘወትራለሁ። እናም እመገባለሁ። እወዳለሁም።

አዎ ፀጉሬን እንከባከበዋለሁኝ በተፈጥሮ በተፈጥሮ እንገብካቤን የሚፈልግ አይነት ፀጉር ነው ያለኝ። ስለዚህ እንከባከበዋለሁ ለፀጉሬ የምጠቀማቸው የተለያዩ አይነት መብቶች አሉ። እነሱን ለመጠቀም በማበጠር ንጽህናውን በመጠበቅ እንዲሁም በመስራት እንከባከበዋለሁ። እና ፀጉሬ ከሰውነቴ አካላቶች ውስጥ የምወደው አንዱ አንዱ አካል ቢኖር ፀጉር ነው። እና እንከባከበዋለው።

ብዙውን ጊዜ ቀልድ መናገር እወዳለሁኝ። አንዳንድ ጊዜ እንደውም የቁም ነገር ነገሮችንም ከሰዎች ጋር እያወራን ወደ ቀልድ ቀይሬው የማወራበት ጊዜም አለ። እና አዎ ቀልድ ማውራት እወዳለሁኝ። ቀልድ ስናገር እኔ እኔ ላልስቅ እችላለሁ። ሰዎችን እያሳቅኩኝ ግን ምዝናናበት ጊዜ ይኖራል። እና ቀልድ ስትረሶች የተለያዩ ጭንቀቶች ሲኖሩ እሱን ለማስወገድ ይረዱኛል።

መዋቢያ አዎ እጠቀማለሁኝ አንዳንድ ጊዜ የፊቴን ገጽታ ለማሻሻል ውብ ሆኖ እንዲታይ ብዙጊዜ ግን የተለያየ ፕሮግራሞች ሲኖሩኝ ዝግጅቶች ሲኖሩኝ ብዛት ያላቸው መዋቢያዎችን እጠቀማለሁኝ። ግን ከዛ ውጪ ግን ቀለል ያለ መዋቢያዎችን ለሌሎች ቀናቶች እጠቀማለሁ። የከንፈር ቀለም ወይም ሊፕስቲክ ምንለው ቻፕስቲክ ማለስለሻ እና ደግሞ ጥቋቁር ነገሮችን ደበቅ ደበቅ የሚያደርጉልን ኮንቲዮር የሚባሉትን እነሱን ማስካራ ኩል የመሳሰሉትን እጠቀማለሁኝ። ከዛ ውጪ ግን ሙሉ የፊት ማስዋቢያዎችን ደግሞ እንደየ ፕሮግራሙ እጠቀማለሁ